ጥላ ወይ ፀሀይ ትመርጣለህ ለሚለው ጥያቄ? ጥላ የምመርጥበት ምክንያት አለኝ ፀሀይም የምመርጥበት ምክንያት አለኝ። ጥላ በተለይ የሚያገለግለው በጣም በከፍተኛ የሙቀትና ከፍተኛ ፀሀይ በሚሆንበት ሰዓት ጥላ እጅግ ያገለግላል ስለዚህ በዚህ ሰዓት ጥላን እመርጣለሁ። ሌላው ፀሀይ ደግሞ ቅዝቃዜ በሚሆንበት ሰዓት ያንን ቅዝቃዜ ለማለፍ የሚያስችል ተፈጥሮአዊ የሆኑ ስሜቶቼን ለማነቃቃት ስለሚጠቅመኝ ያ ፀሀይን በዛ ሰዓት እመርጣለሁ። ስለዚህ ሁለቱንም የምመርጥበት አጋጣሚዎች አሉ። እና እንደ ሁኔታው እና እንደ አጋጣሚው የፀሀይንና የ የፀሀይንና የጥላን ምርጫ በግም ከግምት ውስጥ በማስገባት ሁለቱንም የምመርጥበት አጋጣሚዎች አሉ። ነገር ግን ፀሀይ በሚሆንበት ሰዓት ጥላ ካልተገኘ ወይም ደግሞ የጥላ ሁኔታ የማይገኝበት አጋጣሚ ከሆነ ባለው የተፈጥሮአዊ ሁኔታ ከመጠቀም ይልቅ የተፈጥሮአዊ ያልሆነውን ዣን ጥላ በመጠቀም ያንን የፀሀይ ሁኔታ ለማለፍ የሚያስችል ሁኔታዎችን እፈጥራለሁ። በተለይ በተለይ በበጋ ወቅት ከፍተኛ የሆነ የፀሀይ ወይም የሙቀት ሁኔታ ስለሚኖር ያንን ለማለፍ ጥላ እጅግ አስፈላጊ ነው። ጥላ የሚገኘው ከተለያዩ የተፈጥሮአዊ ሁኔታዎች ሲሆን ከእነዚህም ውስጥ የኛ የምንተክላቸው ዛፎች ከፍተኛ ጥላን ለእኛ በመስጠት ይጠቅሙናል። ሌላው ጥላን ለምን የምንጠቀምበት ለተፈጥሮአዊ የሆነ የአየር ማቀዝቀዣ ተፈጥሮአዊ የአየር ማቀዝቀዣ ስለሚጠቅም ጥላ ከፍተኛ የሆነ ጠቀሜታ አለው። ፀሀይን ብንመለከት አስፈላጊ በሆነበት ሰዓት ፀሀይም እንደ አስፈላጊነቱን እጠቀመዋለሁ። ፀሀይ በተለይ በተለይ ቅዝቃዜ በሚሆንበት ሰዓት እና በጋ ባልሆነበት ሰዓት ክረምት በሚሆንበት ሰዓት ፀሀይ እጅግ አስፈላጊ ነገር ነው። ስለዚህ ይህንን ፀሀይ በክረምት ወቅት በከፍተኛ ሁኔታ ፍላጎት ስላለኝ ሰውነቴንም ቢሆን ለማሞቅ እጠቀምበታለሁ። ስለዚህ ሁለቱንም የምመርጣቸው እንደ ሁኔታውና እንዳለው የአየርን ብረት ይሆናል ማለት ነው።

የወተት ተዋጽኦ እወዳለሁ የወተት ተዋጽኦ የሚገኘው ከላሞች ሲሆን ይህም የተለያዩ የወተት ተዋጾዎች አሉ ከእነዚህም መካከል ወተት እርጎ እና አይብ የመሳሰሉት ናቸው። እኔ በብዛት የምወደው እርጎ ሲሆን ወይም በብዛት የምጠቀመው እርጎን ነው ምክንያቱም እርጎ በጣም እጅግ የሆነ ጠቀሜታ ያለው እንደገና ደግሞ በተፈጥሮዬ በተፈጥሮአዊ የሆኑ ማዕድናት የበለፀገ ስለሆነ እርጎን እጠቀማለሁ። ሌላው ወተትንም የምጠጣበት አጋጣሚ አለው ወተትም ቢሆን ተፈጥሮአዊ የሆኑ ነገሮች በውስጡ ስለያዘ ለሰውነት ጥንካሬ እንዲሁም ለአጥንት ጥንካሬ የሚረዳ ስለሆነ ወተትንም እጠቀማለሁ። ሌላው አይብ እጠቀማለሁ አይብ በብዛት ባልጠቀምም አልፎ አልፎ የመመገብ ሂደት አለ። አይብን በምጠቀምበት ሰዓት የምጠቀመው ራሱ እንደወረደ ወይም ነጭ አይብ የሚባለውን ሲሆን ይህንም የመረጥኩበት ምክንያት ምንም አይነት ነገር ሳይገባበት የመመገብ ልምድ ስላለኝ ነው። የወተት ተዋጾዎች በጣም ከብዙ ተፈጥሮአዊ ነገሮች የሚዘጋጁ ስለሆኑ ይሄም ማለት አንዲት ላም ያንን የወተት ተዋጽኦ በምትሰጥበት ሰዓት እንደ አመጋገቧ የተለያየ ጥራት ያለው ወተትን ትሰጣለች። ለዚህም ትልቁ አስተዋጽኦ የሚያደርጉት የሚጠቀሙት የመኖ አይነት ነው። ይህ የመኖ አይነት በላሞቹ ላይ ለሚመጣው ለውጥም ሆነ ለሚመጣው ተጽዕኖ ከፍተኛ አስተዋጽኦ ያደርጋል። አንዳንዴ ተፈጥሮአዊ ነገር የሚመገቡ ላሞች የሚሰጡት ወተት እጅግ ጥሩና። መልካም ሲሆን ሌላ ጊዜ ደግሞ ተፈጥሮአዊ ያልሆኑ ነገሮች የሚመገቡ ላሞች የሚሰጡት ተፈጥሮአዊ ያልሆነ ነገር ስለሆነ ወተታቸውም በዛው መጠን ለጤና ተስማሚ የማይሆንበት ወቅት አለ። ስለዚህ በብዛት የምጠቀማቸው የወተት ተዋጽኦዎች ከላይ የጠቀስኳቸውን ሆኖ ሳለ አልፈው አልፈው የተለያዩ የወተት ተዋጽኦዎችንም ልጠቀም እችላለሁ።

በስራ ሰንት ጥሪ ታደርጋለህ የሚለው ጥያቄ ግልጽ አይደለም ነገር ግን ግልጽ ለማድረግ ያህል ይሄ ጥያቄ በሰአት ስንት ጥሪ ታደርጋለህ የሚል ይመስለኛል ነገር ግን ይህንን ለማብራራት በጣም አስቸጋሪ ነው ምክንያቱም አሻሚ ሁኔታ ውስጥ ስለሚጨምር ማለት ነው። በሰአት ስንት ጥሪ ታደርጋለህ ከሆነ በሰአት የማደርገውን የጥሪ ብዛት ለመገመት እጅግ ያስቸግረኛል። ስለዚህ ይህንን ጥያቄ ለመመለስ በጣም አሻሚ ሁኔታዎች ውስጥ እወድቃለሁ። በሰአት ስንት ጊዜ ጥሪ ታደርጋለህ ለሚለው ምን አይነት ጥሪ የሚለውን ጥያቄ መመለስ ያስፈልጋል። አብዛኛውን ጊዜ ጥሪ ከምን ጋር የተያዘ መሆን መቻል አለበት የሚለው በግልጽ መቀመጥ ስላለበት። ይህንን ጥያቄ ለማለፍ እወዳለሁ

በጣም ከሚያስደስቱኝ ስራዎች መካከል ሌሎችን መርዳት ነው ሰውም መርዳት እጅግ ያስፈልገ ያስፈልጋል እጅግም ደግሞ የሚያስደስት ነገር ነው። ምክንያቱም ሰዎች ካለ ሰዎች እርዳታ። የትም ሊደርሱ አይችሉም ምክንያቱም የመጀመሪያው ነገር ሰው አስቀድሞ የተፈጠረው ቅልህ ሰው ነውና ስለዚህ ሰውን መርዳት እጅግ የሚያስደስት ነገር ነው። እኔ በበኩሌ ከሚያስደስቱኝና ደስ ከሚያሰኙ ነገሮች መካከል አንዱን ሰውን መርዳት ነው። ለዚህም ብዙ ምክንያቶች አሉኝ የመጀመሪያው ነገር ራሴ ሰው በመሆኔ ነገ እርዳታ እፈልጋለሁ ብዬ የማስብ እና በህሊናዬም ለዚህ ነገር ታዛዥ ስለሆንኩኝ ሰውን መርዳት እጅግ ያስደስተኛል። ነገር ግን በዚህ ረገድ በጣም ትልቁ ነገር ወይም ደግሞ መሆን ያለበት ነገር አንድ ሰውን ስንረዳ ያንን ሰው የምንረዳው ለራሳችን ብለን በሆነው ማወቅ ትልቅ ነገር ነው። ሰዎች እርዳታ በሚፈልጉበት ሰዓት መርዳት ነገ ለኛም ደግሞ የሚመጣ ተጨማሪ እርዳታ ወይም ደግሞ ሰዎች ነገ እኛም እንደሚረዱን ማወቅ ያስፈልጋል ስለዚህ ሰዎችን መርዳት እጅግ ያስደስታል። ሰዎችን ሌላ የምንረዳበት ትልቁ ምክንያት ለሰው ልጅ ሰው መድሃኒት ነው። በእኛ ሀገር አባባል ምን ይባላል ሰው? ለሰው መድሃኒት ነው የሚባል ትልቅ ሀገራዊ አባባል አለ ይሄን ማለት ለአንድ ሰው ሰው ከሌለው በስተቀር መድሃኒት አይሆነውም። ምክንያቱም መድሃኒት ሰውን እንደሚያክም እና እንደሚፈውስ ሁሉ ሰውም ለሰው እንደዛው ነው። ስለዚህ ቢቸገር ቢጠማ ቢራብ ቢታረስ ሰው ነው የሚደርስለት ስለዚህ ሰውን መርዳት እጅግ ደስ የሚያሰኝ ነገር ነው። በማህበረሰባችን ከሚታመንበት ነገር እና ትልቅ ቦታ ከሚሰጠው ነገር መካከል አንዱ ሰዎችን መርዳት ነው። ሰዎች በሀዘን ጊዜ ይረዳሉ ሰዎች በሰርግ ጊዜ ይረዳሉ ስለዚህ በደስታም ሆነ በሀዘን ሰዎች ይረዳሉ በተለይ በተለይ ሰው አንድ ሰው በደከመና ራሱን በማውቅና አቅም በነሳው ጊዜ ያንን ሰው መርዳት። እንደ ሀገራችን ባህልና እሴት ትልቅ ነገር ነው ስለዚህ ሰውን መርዳት እጅግ ያስደስተኛል። በቃ ሌላው ሰውን የምንረዳበት ትልቁና አበይት ምክንያት ነገ እኛም ምን እንደሚደርስብንና እና ምን አይነት እርዳታ እንደምንፈልግ አናውቅም እርግጠኛ መሆን አይቻልም። ስለዚህ በእንደዚህ አይነት ምክንያቶች ተነስተን ሰዎች መርዳት አለብን። ሌላው ደግሞ ሰዎች በምንረዳበት ጊዜ የምናገኘው መባረክ እና የምናገኘው በረከት እጅግ የበዛ ነው። በሰዎች ዘንድ ለእኛ እርዳታ የሚሰጡን ሰዎች እርዳታ የሚሰጡን ሰዎች በረከቱ ለእነሱ ነው የሚሆነው። ስለዚህ ብዙን ጊዜ ስንረዳ ለራሳችን ብለን እንደምንረዳ ማወቅም ትልቅ ነገር ነው። አንድ ሰው ሰውን በሚረዳበት ሰዓት ከራሱ የሆነ ነገር ሳይሆን እግዚአብሔር ወይም ፈጣሪ በረዳው መጠን እነዛን ነገሮች በሚያደርግበት ሰዓት ለእሱ ደግሞ ተጨማሪ በረከት ከአምላኩ ዘንድ ይበረከትለታል። እነዚህ ነገሮች ደግሞ ሰዎችን እጅግ እጅግ የሆነ በረከት ላይ ይጥላቸዋል። ስለዚህ ሰዎችን የምንረዳበት ብዙ ምክንያቶች አሉን እነዛን ምክንያቶች ከላይ እንደጠቀስኳቸው በዝርዝር እነዛን እና ተጨማሪ ምክንያቶችም ይኖራል። ስለዚህ ሰውን እንዴት እንርዳ የሚለው ትልቅ ነገር ነው። ትልቅም ጥያቄ ነው። ሰውን የምንረዳው ምንም አይነት የቀለም ልዩነት ምንም አይነት የቆዳ ልዩነት እንዲሁም ምንም አይነት የቋንቋና የብሄር ማንነት ልዩነት ሳንለይ መርዳት ያስፈልጋል። ሰዎችን ለመርዳት ሰው መሆን በቂ ብቻ ነው። ስለዚህ ሰዎችን ስንረዳ ያ ሰው ሰው ነው። ስለዚህ እርዳታ ይፈልጋል እርዳታውን ደግሞ ማግኘት ያለበት ከእኔ ከሆነ ራሴ መርዳት መቻል አለብኝ። ሌሎች ደግሞ ትልልቅ ነገሮች ወይም ደግሞ በማህበር ሆነን የምንረዳቸው ከሆነ ከእኛ አቅም በላይ የሆኑ ነገሮች በማህበር በመሆን ወይም ደግሞ አንድ ላይ በመሆን በበህብረት መርዳት ይቻላል። በህብረት መርዳት እንደውም ትልቁ ነገር ለማህበሩ ራሱ ትልቅ የሆነ በረከት ያስገኝለታል። ሌላው ደግሞ ሰዎችን በማህበር ስንረዳ ሸክሙ ቀላል ነው የሚሆነው። ለምሳሌ አንድ ሰው መቶ ብር የሚሆን የሚፈልግ ከሆነ አምስት ሆነን ያንን ብር አዋጥተን ብንሰጠው ለኛም ቀለለ ለዛም ሰው ደግሞ የተሻለ ነገር የማግኘት እድል ይኖረዋል ማለት ነው። ስለዚህ በእነዚህ አይነት ምክንያቶች ሰዎችን ስንረዳ ሰዎችን ስናግዝ ለእኛም ደግሞ እገዛ እንደሆነ ማወቅና መረዳት ያስፈልጋል። በተለያዩ ጊዜያት ሰዎችን የረዱ ሰዎች በአለም መዛግብት ተጽፎ ይገኛሉ። ሰዎችን የረዱ ሰዎች ምን ያህል በሰው ዘንድ ተከባሪነት ምን ያህል በሰው ዘንድ ተቀባይነት እንዳላቸውም መገመት ቀላል ነው። ሰዎችን በምንረዳበት ሰዓት ለኛ የሚሰጠን ብዙ ጸጋና በረከት ስላለ ያ ያገኘነው ጸጋና በረከት እኛንም መልሶ በሰው ፊት ሲያከብረን እናያለን። ሌላው በእምነት አስተምሮ ወይ በሃይማኖት አስተምሮ ከሚታመነው ነገሮች መካከል አንዱን ሰዎችን መርዳት ዘላለማዊ ሂወት ወይም ደግሞ ከአምላክ ዘንድ ትልቅ የሆነ በረከትና ረድኤት የዘላለም መንግስት እንደሚያሰጥ። መረጃ በመጽሐፍ ቅዱስም እንዲሁም በቅዱስ ቁርአን ተጽፎ ይገኛል። ስለዚህ ከእነዚህና ከመሳሰሉት ነገሮች አንፃር ሰዎችን መርዳት እወዳለሁ። ሰዎችንም ለመርዳት እፈልጋለሁ ወደፊትም እረዳለሁ

አዲስ አመት ሲመጣ እጅግ ደስ የሚያሰኝ ነገር ይዞ ይመጣል። አዲስ አመት ሲመጣ አዲስ ተስፋ አዲስ ህልም አዲስ እይታ ይዞ ይመጣል ስለዚህ አዲስ አመትን ሳከብር እጅግ በደስታ በሀሴት ነው። አዲስ አመት በተለይ በእኛ ሀገር ሲከበር ብዙ አይነት ክዋኔዎች ይከወናሉ። ከእነዚህም መካከል ክዋኔዎቹ ከባህላዊና ከሃይማኖታዊ ጋር የተያያዙ ናቸው። አዲስ አመት ሲመጣ ሰው ከአዲስ ከአዲስ ነገር ጋር ለመታወቅ በጣም ከፍተኛ የሆነ ጥራት ያደርጋል። አዲስ ነገር ይሞክራል አዲስ ነገርን ያደርጋል ስለዚህ አዲስ አመት በአዲስ ነገሮች የተሞሉ ናቸው። ወደ እኔ ስመጣ አዲስ አመትን የማከብርበት ብዙ አይነት መንገድ አለኝ። የመጀመሪያው ከአዲስ አመት ጋር ለመቆራኘት ለመጎዳኘት ከማደርጋቸው ነገሮች መካከል አንዱ አዲስ ነገሮችን ለመፍጠር አዲስ እቅድ ለማውጣት እሞክራለሁ። ስለዚህ አዲስ አመትን በተለያዩ መንገድ አከብራለሁ።

በቤቱ በቤት ውስጥ የተለያዩ የቤት እቃዎች አሉ የቤት እቃዎች ለመገልገያነት የምንጠቀማቸው አብዛኛው ወሳኝ የሆኑ የቤት እቃወች በቤት ውስጥ ይገኛሉ እነዚህም የቤት ዕቃወችን ለተለያዩ አላማ እንጠቀማቸዋለን ከቤት እቃዎቹ መካከል የተወሰኑት ለምሳሌ ለማብሰያ የምንጠቀማቸው እንዲሁም ለመቀመጫ ለመብያ እንደዚህ አይነት የቤት እቃዎች አሉ። የቤት እቃን በተመለከተ የተለያዩ መረጃዎችን ለመስጠት ያህል የቤት እቃ አስፈላጊነቱ እጅግ የጎላ ቢሆንም ነገር ግን ብዙ የተንዛዛና ብዙ የበዛ ቤት እቃ በቤት ውስጥ በሚኖርበት ሰዓት እጅግ ቤትን ያጨናነቃል ስለዚህ እንደአስፈላጊነቱ ልንጠቀምባቸው የምንችላቸውን የቤት እቃዎች በአግባቡ መጠቀም ተገቢ ነው ብዬ አምናለሁ። የቤት እቃዎችን በተመለከተ ብዙ አይነት የቤት እቃዎች ቢኖሩም አብዛኛውን ጊዜ ከተለያዩ እንጨቶች ከተለያዩ ብረቶች ከአልሙኒየም የሚሰራው የቤት እቃ ውስጥ በቤት ይኖራል። ከብርጭቆ አንስተን እስከ ትንሹ ውሃ መጠጫ ወይም ስኒ እስከምንለው ድረስ የቤት እቃ በቤታችን ውስጥ አለ።

አዲስ ነገር መማር በጣም ያስደስተኛል አዲስ ነገር ለማንኛውም ሰው ቢሆን ጠቃሚ ነው። ከአዲስ ነገር ጋር ለመተዋወቅ ግን የመጀመሪያ ነገር ፍላጎት ያስፈልጋል። ስለዚህ ያንን ፍላጎት ካለን ከአዲስ ነገር ጋር ለመተዋወቅ እጅግ ወሳኝ ነገር ነው። እኔ በባህሪዬ አዲስ ነገር ለመማር ሁሌም ዝግጁ ነኝ። ያም የሚሆንበት ዋና ምክንያት እኔ ከአዲስ ነገር እና ከአዲስ እውቀት ጋር መተዋወቅ ለራሴ ወይም ደግሞ ራሴን ለመገማት ከፍተኛ የሆነ አስተዋጽኦ ያደርግልኛል ብዬ ስለማስብ። በእንደዚህ ምክንያቶች እና በተለያዩ ምክንያቶች ከአዲስ ነገር ጋር ለመተዋወቅ እና ለመማር በጣም ፍላጎት አለኝ። አዲስ ነገርን ለመማር የመጀመሪያው ነገር ፍላጎት ነው። ፍላጎት ከምንደርስበት ደረጃ ላይ ያደርሰናል ብዬ አምናለሁ። በፍላጎት ጥረትን ጨምረን እንዲሁም ደግሞ ጥረት ላይ ደግሞ ተግባርን አከለን ከሄድን የምንፈልገው ቦታ እንደርሳለን። ስለዚህ እኛ ደግሞ የምንፈልገው ነገር ቦታ ላይ ለመድረስ ከአዲስ ነገር ጋር መተዋወቅ ያስፈልጋል። በዚህም ረገድ እኔ ከአዲስ ነገር ጋር ለመተዋወቅ ከፍተኛ ጥረት አደርጋለሁ። በየቀኑ አዳዲስ የሚሆኑ ነገሮችን ለመማር እና እነዛን ነገሮች ለማወቅ በጥልቅ እመረምራለሁ በጥልቅ እጓዛለሁ እነዛም ነገሮችንም ደግሞ ያወቅኳቸውን ነገር። በተመጣጠነ መልኩ ለማብሰልሰልና ለመወያየት ከራሴ ጋር በቂ ጊዜ ይወስዳሉ። በእንደዚህ አይነት መልኩ አዲስ ነገሮችን ለመማር እጅግ እጅግ ትልቅ ፍላጎት አለኝ። ማንኛውም ሰው ቢሆን በሐዲስ ነገር ጋር ለመተዋወቅ እና ለመማር ቢፈልግ ራሱን ሁሌ ዝግጁ ማድረግ ያለበት ይመስለኛል። አዲስ ነገር ስናውቅ ራሳችንን እንለወጣለን ራሳችንን ስንለውጥ በዙሪያችን ያሉት ሰዎችን እንለውጣለን በዙሪያችን ያሉት ሰዎችን ስንለውጥ ቤተሰብ እንለውጣለን። ቤተሰብ ስንለውጥ አካባቢ እንለውጣለን። አካባቢን ስንለውጥ ማህበረሰብን እንለውጣለን ማህበረሰብን ስንለውጥ ሀገር እንለውጣለን። ስለዚህ ሁሌ ሁሌ ጠቃሚና ወሳኝ የሆኑ አዲስ ነገሮችን ፈልገን አግኝተን ከነዛ ነገሮች ጋር መታወቅ ለሁሉም ጠቃሚ ይመስለኛል። በሰው መስተጋብር ውስጥ አዳዲስ ነገሮች ሲፈጠሩ ከእነዛ ነገሮች ጋር ለመላመድ የምናደርገው ጥረት ለእኛ ከፍተኛ የሆነ እውቀት እና አዲስ ነገር በማወቃችን ደግሞ ተጨማሪ የሆኑ ገቢዎችንም ያመጣልናል። ሰው ከአዲስ ነገር ጋር ከተዋወቀ አዲስ ነገሮችንም ከሞከረ እነዛ ነገሮችንም በውስጡ አስርጾ በተግባራዊ ተግባራዊ ካደረገ በጣም ከፍተኛ የሆነ ጥቅም ለራሱም ቢሆን እንዲሁም በዙሪያው እንደ እንደ እንደ ቅድም እንደገለጽኩትም ለተለያዩ ወይም እስከ ሀገር እስከ አለም ጠቀሜታ ያለው ነገሮችን መፍጠር ይችላል። በአለማችን ከአዲስ ነገር ጋር ለመተዋወቅ የፈለጉ ሰዎች ሌላ ተጨማሪ አዲስ ነገር ለመፍጠር የቻሉ ብዙ ሰዎች አሉ። ስለዚህ አለምንም እንደው የለወጧት ብዬ የማስበው በብዛት ከአዲስ ነገር ጋር ተዋውቀው አዲስ ነገርን ፈልገው ሌላ አዲስ ነገርን ያመጡ ሰዎች አለምን ለመለወጥ ችለዋል ብዬ አስባለሁ። ዛሬ የሚፈጠሩ የተለያዩ ፈጠራዎች አዲስ ነገርን ለማወቅ በፈለጉና አዲስ ነገርን ለመሞከር በጓጉ ሰዎች የተገኘ ነው። ዛሬ ብናይ የሚመጡት አዳዲስ የቴክኖሎጂ ፈጠራዎች ከእንደዚህ አይነት ነገሮች ጋር የተያያዘ ነው። ስለዚህ እኔም እንደ አንድ የአለም አቀፍ ማህበረሰብ ከአዲስ ነገር ጋር ለመተዋወቅ ያለኝ ጉጉት ከፍተኛ ነው። ይህ ነገር አዲስ ነገር ሳውቅ እኔ በዛው አዲስ ነገር ምን ተጠቃሚ ነኝ ምን ይጠቅመኛል ምንስ እሰራበታለሁ ብዬ ከራሴ ጋር አወራለሁ። ያ ነገር ለራሴ ጠቃሚ እንደሆነ ካወቅኩኝ ያንን በተግባር እለውጠዋለሁ። ስለዚህ ከአዲስ ነገር ጋር ለመተዋወቅ ሁሌም ዝግጁ ነኝ። እነዛን ነገሮች እንዴት አገኛለሁ የሚለው ደግሞ ሌላው ጥራት የሚጠይቅ ነገር ነው። ከሀዲስ ነገር ጋር ለመተዋወቅ እንዲሁ በድንገት እንደ ውሃ ደራሽ የሚመጣ ነገር ሳይሆን ከሀዲስ ነገር ጋር ለመተዋወቅ የተለያዩ ጥረቶች ያስፈልጋል። የመጀመሪያው እነዛን አዲስ ነገሮች ከየት ነው የምናገኛቸው እንዴት ነው የምናገኛቸው? እውነትስ እነዛ ነገር ተመዝነው መጥተው ለእኛ ጠቃሚ እንደሆኑ ብቃት ባላቸው ባለሙያዎች የተመረመሩ ናቸው የሚለው ነገር ወሳኝ ጥያቄ ይመስለኛል። ያለበለዚያ ሁሉም አዲስ ነገር ነው ማለት አይደለም። ስለዚህ ከአዲስ ነገር ጋር ለመተዋወቅ ራሱ መጀመሪያ እኛ ለዛ ነገር የተሰጠንና ጥረትን ማድረግ ያስፈልጋል። ትልቁ ነገር ከአዲስ ነገር ጋር ለመታወቅ ዝግጁነት ያስፈልጋል። ራስን ሁሌ ዝግጁ ማድረግ በዛ ነገር ውስጥ ለማለፍ የሚመጣውንም ውጣ ውረድ ተቀብሎ ያንን ነገር ለመማር ራስን ማዘጋጀት። እውነት ለመናገር ካሰብንበት ደረጃ ብቻ ሳይሆን ለሌላም ሰው የምንተርፍና የምንበቃ ያደርገናል። ስለዚህ ሁል ጊዜ እኛ ራሳችንን ከአዲስ ነገር ጋር ለማስተዋወቅ ራሳችንን ዝግጁ ማድረግ ተገቢ ነው። ሁለተኛው ነገር ደግሞ እነዚህ አዲስ ነገሮች ለእኛ ብቻ ሳይሆን ለሌሎችም ጠቃሚ እንደሆኑና ራሳችን መርምረን እነዛ ነገር ተግባራዊ ይሆናሉ የሚለውን ነገር ፈትሸን ካደረግናቸው እነዛ ነገሮች ጠቃሚ መሆናቸውን ካወቅን ለማህበረሰብም እንዲሁም ደግሞ ለሀገር ለአለም የሚጠቅም ነገር መሆኑን ካወቅን በተግባር ማዋል ትልቅ ነገር ነው። ስለዚህ ሁል ጊዜ ከአዲስ ነገር መታወቅ ደስ

የዝናብ ውሃ እሰበስባለሁ የዝናብ ውሃ የምንሰበስብበት የራሳችን መንገድ ሲኖረን ይህንንም ለተለያዩ አላማዎች እንጠቀማለን። የዝናብ ወቅት በሚሆንበት ሰዓት በጣም የውሃ ፍጆታችንን ከሚቀንስልን ነገር መካከል አንዱ። የዝናብ ውሃን ሰብስቦ ለተለያዩ አላማዎች መጠቀም ነው። የዝናብ ውሃን ለመሰብሰብ የምንጠቅም ዘዴ አንዱ ባህላዊ ሲሆን አንዱ ደግሞ ዘመናዊ ዘዴ ነው። እነዚህ ዘዴዎች የዝናብ ውሃን በቂና በአግባቡ እንድናገኝ ይረዳናል። የዝናብ ውሃ ለተለያዩ ነገሮችን እንገለገልበታለን የዝናብ ውሃ ከምንጠቀምባቸው ነገሮች መካከል አንዱ ለልብስ ማጠቢያነት ለአትክልቶች እንዲሁም ለተለያዩ የጽዳት አገልግሎት ይውላል። የዝናብ ውሃን ስንጠቀም ብዙን ጊዜ የቤት የውሃ ፍንጆታችን ላይ የራሱ የሆነ ተጽዕኖ ያሳድራል ይሄም አሉታዊ ሳይሆን አወንታዊ ተጽዕኖን ያሳድራል። የዝናብ ውሃ በምንጠቀምበት ሰዓት የክፍያ ሁኔታ ይቀንሳል። ይህም ማለት በዚህ በክረምት ወቅት የምንጠቀመው የውሃ መጠን አነስተኛ ስለሚሆን ክፍያችን ዝቅ ይላል። የዝናብ ውሃ በጣም እጅግ በሚገርም ሁኔታ በጣም ምንም አይነት ኬሚካል ስለሌለው ለመጠጥም የምንጠቀምበት ጊዜ አለ። በበቂው ተጣርቶና አፍልጠን እነዚህን የዝዳብ ውሃዎች የዝዳብ ውሃ ለመጠጥ እንጠቀማለን። ምክንያቱም የዝናብ ውሃ ምንም አይነት ኬሚካል አልገባበትም። የዝናብ ውሃ በብዛት በብዛት ማለት ይቻላል የምንጠቀመው በክረምት ወቅት ነው። የዝናብ ውሃን እኛን ብቻ ሳይሆን ወይም እኔ ብቻ ሳይሆን የተለያዩ ሰዎች በመሰብሰብና ያንን ውሃ ለተገቢው ነገር በማዋል ይጠቀሙታል። የዝናብ ውሃ በጣም እጅግ እጅግ አስፈላጊ ነው። ምክንያቱም ለእኛ ብቻ ሳይሆን ለምድሩም ቢሆን የዝናብ ውሃ እጅግ አስፈላጊ ነው ዝናብ በሚዘንብበት ሰዓት ምድር ይረጥባል ስለዚህ ስለሚረጥብ ለእርሻም አመቺ ሁኔታዎችን ይፈጥራል። ይለመልም ምድርም ምክንያቱም አረጓዴ ይለብሳል የዝናብ ውሃ በሚዘንብበት ሰዓት የዝናብ ዝናብ በሚዘንብበት ሰዓት የዝናብ ውሃ በቂ በበቂ ሁኔታ ስለሚገኝ ሁሉም አካባቢዎች ማለት ይቻላል ይህንን ስራው የሚያገኙ በቂ የሆነ አረንጓዴማ አካባቢን ይፈጥራሉ። በተለያዩ ምክንያቶች አንዳንድ ጊዜ የዝናብ ውሃን ማንጠቀምበት ጊዜ አለ። ይህም ዝናብ ለረጅም ጊዜ ሳይዘንብ ቆይቶ የምንሰበሰብበት እቃ ቆሽሾ ከነበረ ያንን እቃ ዝናብ ውሃ አጥቦ እስኪጨርሰው ድረስ ወይም ንጹህ እስኪሆን ድረስ ያንን የዝናብ ውሃ አንጠቀምም። ነገር ግን ያ ጠርቶ ዝናቡ ወደ መደበኛ የዝናብ ሁኔታ ከተመለሰ በኋላ የዝናብ ውሃን ለመጠቀም የሚያስችል በቂ ሁኔታዎችን ይፈጥርልናል። ስለዚህ የዝናብ ውሃን መጠቀም እንጀምራለን ማለት ነው። የዝናብ ውሃ ለእርሻ እንዲሁም ደግሞ ለአጓሮ አትክልት በጣም ተመራጭ ነው። በማቆር በማጠራቀም በመሰብሰብ ዝናቡ በሚያልፍበት ጊዜ ወይም የዝናብ ወቅት በሚሄድበት ጊዜ ያንን ውሃ እንደገና ለመጠቀም የሚያስችል ሁኔታን ይፈጥርልናል። ስለዚህ የዝናብ ውሃን ሰብስበን ወይም ሰብስቤ በግሌ ለመጠቀም የሚያስችል በቂ ምክንያቶችና በቂ ሁኔታዎች አሉኝ። ስለዚህ የዘናብ ውሃን እጠቀማለሁ ሰብስቤ አቁሬ እጠቀማለሁ። በተለይ በተለይ በግል ብቻ ሳይሆን እንደ ማህበረሰብም እንደዚህ አይነት ልምምዶች አሉን። የተለያዩ ቤቶች ዝናብ በሚዘንብበት ሰዓት የዝናብ ውሃን አቆረው ወይም በስነ ስርዓት አስቀምጠው ይጠቀማል። ይህም ለተለያዩ አላማዎች ሊሆን ይችላል። እንደነገርኩህ ከዚህ በፊት ለዚህ የዝናብ ውሃ የምንጠቀማቸው ዋና ዋና የሚባሉት ከላይ ጠቀስኳቸው ናቸው። ስለዚህ ዝናብ ውሃ ሰብስበን እንጠቀማለን

አዲስ ቴክኖሎጂ መማር በጣም እወዳለሁ አዲስ ቴክኖሎጂዎች መማር የምፈልግበት ዋና ምክንያት ከአዲስ ነገር ጋር ለመተዋወቅ ባለኝ ፍላጎት ምክንያት ነው። አዲስ ነገር መማር በራስ ላይ የሚጨምረው ብዙ የሆነ አሉታዊ የሆነ ተጽዕኖ አለው። እነዚህም ነገሮች ለራሳችን ጠቃሚ ሲሆኑ ለሌላም ሰው የሚጠቅሙ ነገሮችን ይዘውልን ይመጣሉ። ከአዲስ ነገር ጋር መተዋወቅ እጅግ አስፈላጊ ነው። በተለይ ቴክኖሎጂ በአሁን ዘመን ከፍተኛ የሆነ ጠቀሜታ ስላለው ይህንን ለማድረግ የሚያስችል አዲስ ነገር ላይ ማተኮር ተገቢ ነው ብዬ አምናለሁ። ስለዚህ አዲስ ነገር ወይም አዲስ ቴክኖሎጂ መማር እጅግ ያስደስተኛል። ለዚህም የሚሆን በቂ የሆነ ዝግጅት አለኝ። ከአዲስ ነገር ጋር ለመተዋወቅ በማደርገው ጥረት ውስጥ ለሚገጥሙኝ እያንዳንዱ ችግሮች የምጠይቅበት መንገድ ተገቢ ነው ብዬ አምናለሁ። ያንን ነገር በጥልቀት መርምሮና አውቆ ለአዲስ ቴክኖሎጂ አዲስ እንደመሆኔ መጠን ያንን ነገር ተረድቶ በተግባር ማዋል ትልቅ ነገር ነው። አዲስ ቴክኖሎጂ ጠቃሚ ነው። አዲስ ቴክኖሎጂ ደግሞ አስፈላጊ ነው። ስለዚህ አዲስ ቴክኖሎጂን መማር እወዳለሁ።

ውሃ መጠጣት በጣም ለጤና ጠቃሚ ነው። ውሃ መጠጣት እጅግ አስፈላጊ ነገሮች ያስገኝልናል ከእነዚህም መካከል የሰውነታችንን የሙቀት መጠን ለመቆጣጠር እንዲሁም በሰውነታችን ውስጥ ያለውን ፈሳሽ በበቂ ሁኔታ በማድረግ ሰውነታችን ጤናማ የሆነ ነገር እንዲያገኝ ይረዳል። ውሃ በብዛት እጠጣለሁ ይህም በቀን እስከ ሁለት ሌትር የመጠጣት ልምድ አለኝ። ይህም የሚወድበት ምክንያት አንደኛ ከራሴ የጤና አንፃር ሁለተኛ ደግሞ ለውሃ ያለኝ ከፍተኛ የሆነ ጥሩ ግምት ነው። ውሃ በምጠጣበት ሰዓት የማገኛቸውን ጥቅሞች ስለማውቅ ከእነዛ ነገር ተነስቼ ውሃን እጠጣለሁ። ሌላው ስፖርት በምሰራበት ሰዓት ውሃ እጠጣለሁ ምክንያቱም ከፍተኛ የሆነ ፈሳሽ ከሰውነቴ ስለሚወገድ። ያንን ነገር ለመተካት ውሃ እጠጣለሁ። በሰውነታችን ውስጥ ያለው የውሃ መጠን አናሳ በሚሆንበት ሰዓት ሰውነት እንደ ልቡ ስራውን መስራት ወይም ደግሞ አካላችን እንደ ልቡ ስራውን መስራት ስለማያስችለው ውሃን መጠጣት ጠቃሚ ነው። ሰዎች ውሃ በሚጠጡበት ጊዜ የሚያገኙት የጤና ጥቅም ብዙ ስለሆነ አብዛኛውን ጊዜ ውሃ ቢጠጡ ይመከራል። ነገር ግን አንዳንድ ሰው ልምድ ሆኖ ውሃ የማይጠጣ ሰው አለ። እነዚህ ሰዎች ራሳቸውን ለከፍተኛ የጤና ጉዳት እየዳረጉ መሆኑን አይታወቃቸውም ነገር ግን ውሃን መጠጣት እጅግ ከፍተኛ የሆነ የጤና ጠቀሜታ አለው። ስለዚህ ውሃን መጠጣት አስፈላጊ ነገር አድርጎ መያዝ ትልቅ ነገር ነው። እኔ በህይወቴ ከምደሰትባቸው ነገሮች መካከል አንዱ ውሃን እንደ ልቤ ወይም ደግሞ በበቂው መጠጣጤ እጅግ ደስ የሚያሰኘኝ ነገር ነው። ስለዚህ ውሃን በአግባቡና በስነ ስርዓት እጠጣለሁ። ስለዚህ ውሃ መጠጣት እጅግ ከሚያስደስተኝ ነገር መካከል አንዱ ነው። ውሃ ባይኖር ኖሮ ምን ሊሆን ይችላል? ብላችሁ ብታስቡ እጅግ አስቸጋሪ ነገሮችን ይፈጠራል። ለምሳሌ ከመታጠብ አንስቶ እስከመጠጣት ውሃ ባይኖር ኖሮ ነገሮችን አስቸጋሪ ያደርግብን ነበር። ስለዚህ ውሃ መጠጣት እጅግ ጠቃሚ ነገር ነው።